የይለፍ ቃል በምስጢር ተጠብቆ ሊያዝ የሚገባው የአንድን መተግበሪያ ለመክፈት ወይም አንድን አካውንት ለመክፈት የምንጠቀምበት የምስጢር ቁጥር ነው። ይሄ የምስጢር ቁጥር ጠንካራና በሌሎች ዘንድ ደግሞ እንዳይገመት የተለያዩ አማራጮችን መጠቀም አለብን። ፊደሎችን መጠቀም ፊደሎችንም ስንጠቀም ካፒታል ሌተር እና ስሞል ሌተር መጠቀም ይኖርብናል። ከዚህ በተጨማሪ ደግሞ ቁጥሮችን ማስገባት። ከዚህ በተጨማሪ ደግሞ የተለዩ የሚባሉ እንደ ዶላር፣ እንደ ሃሽታግ፣ እንደ ዶት፣ እንደ ሰረዝ፣ አንደርስኮር እንደነዚህ ያህል የመሳሰሉትን ደግሞ ስፔሻል ካራክተር መጠቀም ጥሩ ነው። የይለፍ ቃላችን ከስምንት እና ከዚያ በላይ ቢሆን በጣም ጠንካራ ይሆናል። በሰዎች ዘንድ እንዳይገመት ደግሞ ለእኛ የተለየ ሰዎች በጣም በብዛት የሚያውቁትን እንደ ስልክ ቁጥር ያለ የእኛን ስም የቤተሰብን ስም ምናምን የመሳሰሉ ነገሮችን አለመጠቀም የተሻለ ጥሩ ነገር ይኖረዋል።

ሽማግሌዎች በእድሜያቸው የገፉ ናቸው ሴቶችም ወንዶችም በሽምግልና ሊኖሩ ይችላሉ። ወንድ ሽማግሌዎች እና ሴት ሽማግሌዎች አዛውንት የሚባልም ሌላ ስያሜ አላቸው። እነዚህ በእድሜ የገፉ አባቶቻችን እናቶቻችን በጣም ብዙ የህይወት ጉዞን የህይወት ፈተናን ያለፉ ስለሆኑ እኛን በመምከር በመገሰጽ የህይወት ልምዳቸውንም በማካፈል ብዙ ስራዎችን የሚሰሩ ናቸው። እነዚህን አዛውንቶች ወይም ሽማግሌዎች ደግሞ ማክበር ከእኛ የሚጠበቅ ነው። እኔ ሽማግሌዎችን ሳገኛቸው መንገድ ላይም ካገኘኋቸው ቆሜ አሳልፋቸዋለሁ። ከዚህም በተጨማሪ ሰላምታ እንለዋወጣለን ጉልበታቸውን ዝቅ ብለን ስንስም ደግሞ ደስ ይላቸዋል። በዚህም ተደስተው ብዙ ይመርቃሉ። እነሱ ካሳለፉት የህይወት ልምድና ተሞክሮም ብዙ ያካፍሉናል። ስለዚህ ሽማግሌዎቻችን በጣም ብዙ የሚጠቅሙን። የሀገራችንንም የሃይማኖታችንንም ታሪክን ወደ ኋላ ሊያስረዱን የሚችሉ የታሪክ አስረጂዎችና ምስክሮች ስለሆኑ ሊጠበቁ ሊከበሩ የሚገባቸው ሰዎች ናቸው። በሽምግልናቸው በማርጀታቸው ምናልባት አይናቸው የሚፈዝ ጆሯቸውም ደግሞ የማይሰማ ሊኖሩ ይችላሉ። አንዳንድ ጊዜ የሚሸመግሉ ሰዎች ሽማግሌዎች። አይናቸው አያይም ከርቀት የማየት ችግር ሊኖርባቸው ይችላል። ሰውን የመለየት ችግር ሊኖርባቸው ይችላል ቀለሞችን የመለየት ችግር ሊኖርባቸው ይችላል። ጆሯቸውም እንደዚሁ መስማት የማይችል ሆኖ በጣም በጣም ጮኸን ስንናገር ወይም ደግሞ አጠገባቸው ሆነን መልእክት ልናስተላልፍላቸው እንችላለን። በአጠቃላይ ግን ሽማግሌዎች ሊከበሩ የሚገባቸው ናቸው

ከመኝታዬ በተለያዩ ጊዜያት ልነሳ እችላለሁ እንደየሁኔታዎቹ ይወሰናል በርግጥ። ብዙ ጊዜ ግን የምነሳው ሌሊት አስራ አንድ ሰዓት ነው ምሽት ላይ በቶሎ የምተኛ ከሆነ አስራ አንድ ሰዓት እና ከዚያ በፊት የመነሳት ልምድ አለኝ። ምናልባት ደግሞ ምሽት አካባቢ ከሶስት ሰዓት በኋላ እስከ አራት እስከ አምስት ሰዓት ቆይቼ የምተኛ ከሆነ አስራ ሁለት ሰዓት ድረስ። ተኝቼ ላረፍድ እችላለሁ ነገር ግን ምን ጊዜም ቢሆን ወደ ስራ ቦታ የምሄድበት አንድ ሰዓት ተኩል ላይ ስለሆነ የግድ ከአንድ ሰዓት ተኩል በፊት ተነስቼ ጸሎት መጨረስ አለብኝ። ስለዚህ ምን ጊዜም ቢሆን የምንነሳው ከምሽቱ ሶስት ሰዓት ድረስ ባለው ጊዜ የምተኛ ከሆነ ሌሊት አስራ አንድ ሰዓት እነሳለሁ ማለት ነው። እንግዲህ ሰዎች ለመነሳት ብዙ አማራጮችን ሊጠቀሙ ይችላሉ አንዳንዶች በልምድ ሁል ጊዜ በሚነሱበት ደጋግሞ በሚነሱበት ጊዜ ሊነሱ ይችላሉ። አንዳንድ ጊዜ ደግሞ ሰዓት ቀጥረው አላርም ቀጥረው በዚህ በማንቂያ ደወል ሊጠቀሙ ይችላሉ። የማንቂያ ደወሉ ሲደውል ወዲያውኑ ይነሱና ስራቸው ወደ ስራቸው የሚሄዱ አሉ። አንዳንድ ጊዜ ግን እንቅልፍ በጣም በሚያስቸግርበት ጊዜ እና የእንቅልፍ ጫና በሚኖርበት ጊዜ የዚህ የአላርሙ ጩኸት የማንቂያ ደወሉ ጩኸትም ያን ያህል ላይሰማና እየጮኸ ዝም ብሎ ሊታለፍ ይችላል። አንዳንድ ጊዜ እንደዚህ የሚጮህ የአላርም ጩኸት ሲኖር ቀጥታ ተነስቶም ዘግቶ እንደገና ተመልሶ የሚተኛ አላርሙን አጥፍቶ የማንቂያ ደወሉን አጥፍቶ የሚተኛም አለ። ጠዋት አካባቢ በተለይ እንደገና ሁለተኛ ዙር ሶስተኛ ዙር እንቅልፍ በሚወስደን ጊዜ ቶሎ የመንቃት ችግር ይኖርብናል። ስለዚህ ቶሎ አንነቃም ቶሎ ካልነቃን ደግሞ ከስራ ሁሉ ልንቀር እንችላለን። እንቅልፍ ታናሽ ነው ታናሽ ወንድም ነው ይባላል። ለሞት የሞት ታናሽ ወንድም ነው የተባለው በተኛንበት ቅጽበት ምንም አይነት የምናውቀው ነገር የለም። እግዚአብሔር ቀስቅሶን ከዚያ አንቅቶን እንደገና ወደ ስራችን ካልወሰደን በቀር እንቅልፍ ውስጥ ያለ ሰው በዘው የሚኖር ቢሆን ከባድ ነው። በእንቅልፍ በጣም ረጅም ሰዓት የተኛ የሚባሉ ብዙ አሉ። በታሪክ ደረጃ በመጽሐፍ ቅዱስ ላይ የሚገኘው ግን አቤሜሌክ ነው። አቤሜሌክ የሚባለው ስልሳ ስድስት አመት ያህል አንቀላፍቷል እንደ አንቀላፋ በዛው ስልሳ ስድስት አመት ያህል መቆየቱ ይነገራል። ይሄ ድንቅና ባለው ታሪክ ውስጥም ስልሳ ስድስት አመት ያህል የተኛ የሚባለው መጽሐፍ ቅዱስ ላይ ያለው አቢሜሌክ ነው

ሰራተኛ እንደመሆን የመጠን ደሞዝ እጠብቃለሁ። ደሞዝ የምጠብቀው ግን የመንግስት ሰራተኛ በሚከፈለው ህግ መሰረት ነው። አንድ የመንግስት ሰራተኛ ደሞዙ የሚከፈለው በሰራበት የመጨረሻው በወሩ የመጨረሻ ቀን አካባቢ ነው። ስለዚህ ደሞዝ በብዛት የሚከፈለው ከሃያ እስከ ሰላሳ ባሉት ቀናት ውስጥ ነው። እኔም ሰራተኛ እንደመሆን መጠን ደሞዜን የማገኘው ከወሩ መጨረሻ ቀን ባሉት ከሃያ እስከ ሰላሳ ባሉት በአብዛኛው ግን ከሃያ ሶስት ጀምሮ በሚኖረው ቀን ጊዜ ውስጥ ደሞዝ ይከፈላል ስለዚህ እኔም የማገኘው በዚህ መንገድ ነው። ደሞዝ ለአንድ ሰራተኛ የሚከፈለው ነው። ደሞዝ የሚከፈለው ሰራተኛ ያንን የሚያገኘውን ገቢ ለተለያዩ የኑሮ ወጪዎች ይጠቀምበታል። ለዶርም ይከፍለዋል፣ ለቤት ኪራይ ይከፍለዋል፣ ለምግብ ወጪዎች ይከፍለዋል፣ ለትምህርት ይከፍለዋል በተለያዩ ወጪዎች ላይ ሌሎችም የወር አስቤዛን ለመግዛት ሁሉ የሚጠቀምበት ደሞዙን ነው። በኢትዮጵያ ባለው ነባራዊ ሁኔታ ደግሞ የኢትዮጵያ መንግስት የሚከፍለው ደሞዝ ዝቅተኛ ነው። ይህንን ዝቅተኛ ደሞዝ ሰራተኛው አብቃቅቶ ለኑሮው ለመጠቀም ካለው የኑሮ ጫና አንፃር በጣም ዝቅተኛ የሆነ ስለሆነ በጣም ከፍተኛ የሆነ ጉዳትን በሰራተኞች ዘንድ ያስተናግዳል።

ሙቀት መጠን ለሰው ለመኖር በጣም ተስማሚ የሆነ የሙቀት መጠን ያስፈልገዋል። በጣም እንዲቀዘቅዝም በጣም እንዲሞቅም አይፈለግም። ሰው የራሱ የሆነ የሙቀት መጠን አለው ጤነኛ የሆነ ሰው ሰላሳ ሰባት ዲግሪ ሴንት ግሬድ የሙቀት መጠን አለው። ስለዚህ ለሰው የኑሮ ሂደት ተስማሚ የሚሆነው እሱ ካለው ይሄ የሙቀት መጠን ጋራ የሚቀራረብ ቢሆን ነው። ስለዚህ እኔም የምመርጠው ከሃያ ዲግሪ ሴንት ግሬድ እስከ ሰላሳ ዲግሪ ሴንት ግሬድ ያለውን ሙቀት ነው። በዚህ ሙቃት መካከል ላይ ለመኖር ተስማሚ የሆነ ምቹ የሆነ ነገር አለው በጣም በሚቀዘቅዝበት ጊዜ የ አለርጅክ በሽታዎች እንደ አስም እና ሳይነስ የመሳሰሉ ህመሞች ይቀሰቀሳሉ። ስለዚህ በቅዝቃዜ ምክንያት ከሚመጡ ያለርጂክ ህመሞች የተነሳ የቀዝቃዛውን የአየር ንብረት አልመርጠውም። ስለዚህ የምመርጠው የአየር መጠን ሞቃታማ ሆኖ በጣም ያልሞቀ ከሃያ እስከ ሰላሳ ዲግሪ ሴንት ግሬድ ያለ ሙቀት ቢሆን የተሻለ ይሆናል ብዬ አስባለሁ። አሁን እኔ በምኖርበት አካባቢ ጠዋት አካባቢ በጣም ቀዝቃዛና ዛፎቹም፣ ውሃዎቹም ወደ በረዶነት የሚቀየሩበት ጊዜ አለ። ይሄም ሁሉም በአመቱ ወራት ባሉ ሁሉ ሳይሆን አልፎ አልፎ የሚከሰት ነው ጥቅምት አካባቢና ጥር አካባቢ እንደነዚህ ያሉ ክስተቶች ይከሰታሉ። በዚህ ጊዜ በጣም በ ስለሚቀዘቅዝ ያንን የሚቀዘቅዘውን ቅዝቃዜ ሊያሸንፍ የሚችል ደግሞ የተሻለ የሆነ ሙቀት ያለው ልብስ ያስፈልጋል። ግን እኛ ብዙ ጊዜ ከሰአት በኋላ ደው ወይም ከአንድ ሰዓት ከሁለት ሰዓት ቆይታ በኋላ ደግሞ የሚመጣው ከፍተኛ የሆነ ሙቀት ስላለ ያንን ታሳቢ በማድረግ እንደዚህ ያንን ለአጭር ጊዜ ሊቆይ ይችላል። የ የሚችለውን ቅዝቃዜ ለማሸነፍ ስንል ረጅም ጊዜ የሚቆየውን ሙቀት እንዳያሰቃየን በእሱ በሙቀቱ እንዳንጎዳ ስንል የምንለብሰውም ልብስ ለዛ ለሙቀቱ ተስማሚ የሆነ ስለሆነ ብዙ ጊዜ ቅዝቃዜው ሊጎዳን ይችላል። ስለዚህ ይህንን የሙቀት መጠን እኛ ማስተካከል የምንችለው ሳይሆን ተፈጥሮ የሚሰጠን ስለሆነ እኛ ማድረግ የሚኖርብን ከዛ ከሚኖረው ሙቀት መጠን ጋራ ተስማሚ የሆነ አለባበስ፣ አመጋገብ ሂደቶችን ማስተካከል ነው።

ኢንተርኔት አለኝ አሁን ይህንን እየቀረጽኩበት ያለውና ይህንን ስራ እየሰራሁበት ያለውም በኢንተርኔት ነው። በኢትዮጵያ የተለያዩ ኢንተርኔት አቅራቢ ኩባንያዎች አሉ። ነገር ግን በጣም የሚታወቀው ኢትዮ ቴሌኮም እና ሳፋሪኮም ነው። ሁለት ኢንተርኔት አቅራቢ ኩባንያዎች አሉን። እነዚህ ኢንተርኔት የሚያቀርቡት እንደየሁኔታው ነው። የየቀኑን የየደቂቃውን ወይም ደግሞ የአመትም ጥቅሎችን አላቸው። የአመት ጥቅል የኢንተርኔት በመግዛት መጠቀም ይቻላል። ሳፋሪኮም እስካሁን ድረስ የአመት ኢንተርኔት አላዘጋጀም። ነገር ግን ኢትዮ ቴሌኮም ያዘጋጀው የአመት ኢንተርኔት አለ። ይሄን የኢንተርኔት ጥቅል በመጠቀም ነው አሁንም እየቀረጽኩ ያለሁት። ስለዚህ ኢንተርኔቱ በተለያየ ቦታ ላይ ደካማ የሚሆንበትና ፈጣን የሚሆንበት አጋጣሚ ቢኖርም ኢንተርኔት ግን በየቦታው ይገኛል። እኔም ባለሁበት አካባቢ ኢንተርኔቱ ትንሽ ከሌላው አካባቢ የተሻለ ነው ብዬ አስባለሁ። እስከ ፎርጅ ድረስ ይሄዳል። አሁን ባለው ቴክኖሎጂ ግን ፋይፍ ጂ ድረስ ኢንተርኔት የተፈቀደ እንደሆነና እየተጠቀሙበት ያሉ አሉ። በእኛ አካባቢ ግን ፎርጂና ስሪጂ ኢንተርኔት አገልግሎት ነው እስካሁን ድረስ አገልግሎት እየሰጠ ያለ። ሰው በጣም በብዛት በሚጠቀምባቸው ሰአቶች የፒክ ሃወር በሚባሉት ጊዜያት ኢንተርኔቱ በጣም ተጠቃሚ ስላለው ቀርፋፋ ነው ሚሆነው': ቀርፋፋ በመሆኑ ምክንያት ደግሞ የምንፈልገውን ነገር ለመጫንም ለማውረድም እንቸገራለን። ኢንተርኔት ውስጥ ገብቶ መልእክቶችን ለማየት ለማዳመጥ ለመከታተል አስቸጋሪ የሚሆንበት ጊዜ አለ። ብዙ ጊዜ ደጋግሞ ደጋግሞ የሚዘጋበት የሚቋረጥበት አጋጣሚዎች አሉ። ያም ሆኖ ግን ያው ያለውን ሁኔታ እየተጠቀሙ ኢንተርኔት አገልግሎት አለ እስካሁን ድረስ እየተጠቀምን እንገኛለን።

ወደ ስራ ስገባ የምለብሰው ልብስ የተለመደውን ልብስ ነው ንጽህናው የተጠበቀ ልብስ እለብሳለሁ ነገር ግን ከስራው ጋራ ተመሳሳይነት ያለው ወይም ለዚያ ስራ የተባለ የተለየ ልብስ የለኝም። ወደ ስራ ስገባ የምለብሰው የቆዳ ከቆዳ የተሰራ ጫማንና ከልብስ ከጨርቅ የተሰፋ ሱሪን ነው። ከዚህ የተለየ ለዛ ስራ የተለየ የሆነ አለባበስን አልጠቀምም። አንዳንድ ስራዎች ለዛ ለስራቸው ተስማሚ የሆነ የአለባበስ ስርዓት አላቸው። አንድ ወጥ የሆነ ዩኒፎርም የሚሰፋላቸው ወይም የሚያሰሩ የስራ ክፍሎች አሉ። ወዛደሮች ሜካኒኮች መምህራን የጤና ጣቢያ ሰራተኞች ወይም ሀኪሞች። እንደነዚህ ያሉ ሰራተኞች ብዙ ጊዜ የራሳቸው የሆነ የአለባበስ ስራ አላቸው። እኔ መንግስት ሰራተኛ ሆኜ በማገለግልበት መስሪያ ቤት ላይ እንደዚያ የሚለብሱ ሰዎች አሉ ነገር ግን የኔ ስራ ከእንደዚያ አይነት ስራ ነፃ የሆነ ስለሆነ ራሱን የቻለ የሆነ የአለባበስ ስርዓት የለውም። ግንበኞች ሚጠቀሙት ወይም ኮንስትራክሽን ላይ የግንባታ ስራ ላይ የሚሳተፉ የሚሰማሩ መሃንዲሶች የሚለብሱት ከላይ ካናታቸውም የደህንነት መጠበቂያ ሄልሜት አላቸው ከእስርም ደግሞ ጫማቸው ሾህን ሚስማርን ሌሎችንም ብረታ ብረቶች ወይም ሌሎች እግርን ሊቆርጡና ሊወጉ ሊያደሙ ጉዳት ሊያደርሱ ከሚችሉ ነገሮች ሊጠብቃቸው ዘንድ ጠንካራ የሆነ የደህንነት ጫማን ያደርጋሉ። ይሄን ይሄን ማድረግ ለእነሱ የሚሰጣቸው የራሱ የሆነ ጠቀሜታ ስላለ ይሄን ያደርጋሉ። መምህራንም በሚጽፉበት ጊዜ ሰሌዳ ላይ የሚጽፉ ቿክ ተጠቅመው ነው ይሄ ቿክ እየበነነ ዋናውን ልብሳቸውን እንዳያቆሽሻቸው ያንን ልብሳቸውን ሚሸፍኑበት ጋወን አላቸው። ሌሎች ሀኪሞችም እንደዚሁ የሚለብሱት አላቸው መነፀር በመጠቀም ደግሞ እንደዚሁ ብረት የሚበይዱ ሰዎች ያ ከሚመጣው ጨረር ሊጠብቃቸው ስለሚችል ያንን መነፀር ይጠቀማሉ። ይሄ ይሄ ሁሉ የደህንነት የአለባበስ መመሪያና ህግ ነው። እኔ በምሰራበት ቦታ ግን ደህንነቱ የተጠበቀ ለዚህ ላይ ለሰውነቴም ለሌላውም ነገር ጉዳት ያደርሳል ተብሎ የሚጠበቅ ስራ ጫና ስለሌለበት። ከምሰራው ስራ አንፃር የምለብሰው ልብስ የተለየ ልብስ ሳይሆን ሁልጊዜም የምለብሰው ንጽህናው የተጠበቀ ከጨርቅ የተሰፋ ሱሪና ቆዳ ጫማን ብቻ ነው

ማህበራዊ ሚዲያ እጠቀማለሁ ማህበራዊ ሚዲያ ከሰዎች ጋራ ለመገናኘት መልእክትን ለማስተላለፍ እንደዚሁም የተለያዩ ሀሳቦችን ለመለዋወጥ እጠቀምበታለሁ። በብዛት የምጠቀማቸው ማህበራዊ ሚዲያ መተግበሪያዎች መካከል ቴሌግራም ዋትሳፕ ፌስቡክ እና ዩቲዩብ ናቸው። ቲክቶክንም እንደዚሁ አልፌ አልፌ እጠቀምበታለሁ። እንደየተሰሩበት ፕላትፎርም እና እንደየተሰሩበት አገልግሎት ደረጃ እጠቀማለሁ። አንዳንዶቹ ላይ ጽሁፍ በመጻፍ አንዳንዶቹ ደግሞ ቪዲዮ በማዘጋጀትና በመለጠፍ አንዳንዶቹ ላይ ደግሞ የፎቶ ምስሎችን ብቻ በመልቀቅ እንደዚሁ ማህበራዊ ሚዲያ ላይ ተሳትፎዬን ጎል አደርጋለሁ። ማህበራዊ ሚዲያ ለልዩ ልዩ ጥቅም አላቸው። ከሰዎች ጋራ ከመገናኘት መልእክትንም ከማስተላለፍ በተጨማሪ የገቢ ምንጭም እየሆኑ ነው። ማህበራዊ ሚዲያዎች በሚሰሩ በምንሰራቸው ቪዲዮዎች እና በምንሰራቸው መልእክቶች ጽሁፎች ፎቶዎች የሚከፍሏቸው ክፍያዎች አሉ። እነዚህ ክፍያዎች የሰውን ህይወት የሚቀይሩ ለሰው ህይወት አስፈላጊ የሆኑ ክፍያዎች ስላሉበት ይሄንን ክፍያ ተጠቅሞ ደግሞ ሰው ኑሮውን ስለሚደግፍ ማህበራዊ ሚዲያ ፋይዳቸው ከፍ ያለ ነው። መልእክትን ከማስተላለፍ በተጨማሪ የገቢ ምንጭም ስለሆኑ ነገር ግን አልፎ አልፎ የሚስተዋለው ጉዳይ ምንድነው? ማህበራዊ ሚዲያ የገቢ ምንጭ ስለሆኑ ብዙ ሰዎች እንዲያዩላቸው ብዙ ሰዎች እንዲወዱላቸው ብዙ ሰዎች እንዲያጋሩላቸው የሀሰት መረጃዎችን የሚያሰራጩም ሰዎች አሉ። ማንነታቸውን ደብቀው በድብቅ የተለያዩ የውሸትና የሀሰት መረጃዎችን በማሰራጨት ብዙ ተመልካችንን በመሰብሰብ በዚያ በተሰበሰቡት ተመልካች ልክ ገንዘብ እያገኙ ያሉ ሰዎች አሉ። ገንዘቡን ብቻ በማየት የሚሰሩ ለሚሰሯቸው ስራዎች ሀላፊነት የማይወስዱ ብዙ ሰዎች አሉ። ማንነታቸው የተደበቀ ስለሆነ ለዚያ ለማንነታቸው ሀላፊነት የሚወስድ የአካል የለም። ስለዚህ እንደነዚህ ያሉ ስራዎችን ከመስራት ተቆጥበን እውነተኛውና ትክክለኛውን ሀገርን ወገንን ሀገር ቤተክርስቲያንን ሃይማኖትንም ሊጠቅምና ለሌሎችም ሊረዳ ሊያግዝ በሚችል መልኩ የምናዘጋጃቸው ማህበራዊ ሚዲያ ላይ የምንጠቀምባቸው ፕላትፎርሞችን መርጠን መጠቀም ይኖርብናል

በገበያ ዋጋ መደራደር ግዴታ ነው። ዋጋውን መጠየቅ ያስፈልጋል አንድን ነገር ከመግዛታችን በፊት ያለንንም የገንዘብ መጠን ለመረዳት እና ባለን የገንዘብ መጠን ምን ያህል መግዛት እንደምንችል መጠኑን ለማወቅ ዋጋን መጠየቅና መደራደር ተገቢ ነው። አሁን ባለው ሁኔታ ግን በገበያዎች ላይ የሚስተዋለው የኑሮ ውድነቱ ዋጋዎች ላይ እና ሸቀጦች ላይ ያለው የዋጋ ጭማሪ ምክንያታዊ ያልሆነ ጭማሪዎች ይስተዋላሉ። በሁሉም ነጋዴዎች ዘንድ ስንመለከት ሁሉም ነጋዴዎች የየራሳቸውን ትርፍ እየያዙ አላስፈላጊ የሆኑ ዋጋ ጭማሪዎችን ያደርጋሉ። ስለዚህ ከእነርሱ ጋራ በመከራከር ጊዜ ማጥፋት ላያስፈልግ ይችል ይሆናል። ምክንያቱም ተከራክረናቸውም የሚቀንሱት የዋጋ መጠን ስለሌለ እነሱን ትቶ ሌላ ቦታ ሄዶ ደግሞ አማራጮችንም ለማግኘት። ዋጋን መጠየቅ ግን ተገቢ ነው። ከአንዱ ሱቅ ወደ ሌላኛው ሱቅ ስንሄድ የዋጋ ልዩነቶች ይስተዋላሉ። ለምሳሌ አንድ ሱቅ ላይ አስር ብር ይሸጣል ያለንን እቃ ሌላ ቦታ ላይ ስንሄድ አስራ አምስት ብር ሊሸጥ ይችላል። ስለዚህም በመጀመሪያ ዋጋዎቹን በየቦታው እየሄድን አነጻጽረን ጠይቀን ዝቅ ያለውን ዋጋ ጥራቱን ደግሞ የጠበቀውን አይተን መግዛት የተሻለ ነው። እኔ የማደርገው እንደዚሁ ነው። በዋጋ ገበያ ላይ ሄጄ ምን ያህል እንደሚያወጣ ዋጋውን ከጠየኩ በኋላ አይቀንስም ቅናሽ የለውም ከዚህ በታች የለውም። የሚሉ ዋጋው ላይ ቅናሽ እንዲደረግልኝ የድርድር ጥያቄዎችን አቀርባለሁ። ነገር ግን ነጋዴዎች በፍጹም እንደዚህ አንቀንስም የሚሉኝ ከሆኑ ሌላ ቦታ ላይ ሄጄ ደግሞ አረጋግጣለሁ። ተመሳሳይ የሆነ ዋጋ ካለው መጀመሪያ ላይ ከጠየኩት ሰው ላይ እገዛለሁ ምክንያቱም የተለየ ዋጋ ከሌለው ከመጀመሪያው ሰው ወደ ሌላ እንዲሄድ የሚያስገድደኝ ምንም አይነት ምክንያት ስለሌለ ማለት ነው። ነገር ግን ብዙ ጊዜ ዋጋ ተከራክሬ አስቀንሼ የገዛሁበት አጋጣሚ የለኝም። ምክንያቱም ብዙ ጊዜ ዋጋ ድርድር ላይም ቀንሱልኝ ብሎ ከእነርሱ ጋራ መጠየቁ መጨቃጨቁም እንደ አለው ካለው ሁኔታ አንፃር ብዙ ቅናሾችም ስለሌሉት ጊዜ እንደማጥፋት ስለምቆጥረው። ያለውን ዋጋ ጠይቄ ካለኝ ዋጋ አንፃር ያለኝን ገንዘብ አይቼ ገንዘብ የሚገዛልኝ ከሆነ እገዛለሁ የማይገዛልኝ ከሆነ ሌላ አማራጭ ለመጠቀም ወደ ሌላ ሱቆች እሄዳለሁ።

ፎቶዎች የአንድን ሰው ገጽታ የሚለኩ የሚያሳዩ ናቸው። በዚያ ወቅት ላይ ፎቶዎች በተነሱበት ጊዜ ላይ የነበረውን የእኛን ገጽታ በሙሉ የሚያሳዩ ሁኔታዎች ናቸው። ፎቶዎች ስለዚህ እነዚህ ፎቶዎች ወደ ኋላ ሄደው ታሪክንም የሚያስረዱ ስለሆነ ማስረጃዎቻችን ናቸው። ማስረጃዎቻችን ደግሞ በአግባቡ መቀመጥና በአግባቡ መያዝ አለባቸው። ፎቶዎችን በሁለት አይነት መንገዶች ነው የሚይዘው። የመጀመሪያዎቹ በሃርድ ኮፒ ያሉ ወይም ታትመው የመጡ ፎቶዎች ናቸው። ህትመት ገብተው ከህትመት የወጡ ፎቶዎችን የፎቶ ማስቀመጫ ፍሬም እና አልበም አለ። አንዳንዶቹ ፎቶዎች ትልልቅ የሆኑ ፎቶዎች ለራሳቸው በተዘጋጀላቸው ፍሬም ተቀምጠው ለእይታ ይቀርባሉ። የተወሰኑ ፎቶዎች እና በጣም ብዙ ፎቶዎች ደግሞ በራሳቸው መጠን ተለክተው የተሰሩ ፎቶዎች በራሳቸው ልክ የተዘጋጀ አልበም ማስቀመጫ የፎቶ ማስቀመጫ አልበም አለ። በዛ ተቀምጠዋል እነዚህን በአንዳንድ አጋጣሚዎች ወደ አልበሙ ሄጄ ፎቶዎችን በምመልከትበት ጊዜ በዚያ ፎቶዎች በተነሱበት ጊዜ የነበረውን ሁኔታዎች እያሰብኩ ወደኋላ በታሪክ ይመስጡኛል። በሶፍት ኮፒ ያሉ ፎቶዎች ግን ብዙ ጊዜ የማስቀምጥ ጎግል ድራይቭ ላይ ነው የጉ የዚህ በኦንላይን ማስቀመጫዎች ላይ ቴሌግራም ላይ ዋትሳፕ ላይ ኢሜል ላይ እና ድራይቭ ላይ እንደዚህም ደግሞ በባካፕ የፎቶ መያዣ ፍለሽን በመጠቀም ሌሎችንም እንደዚሁ የሶፍት ኮፒ መያዣ በመጠቀም ኮምፒውተር ላይ አስቀምጣለሁ። ስለዚህ ፎቶዎቼ በሁለት አይነት መንገድ የተቀመጡ ናቸው። እነዚህን ፎቶዎች በሁለቱም መንገድ እመለከታቸዋለሁ። ታትመው የመጡትንም እዛው ኮምፒውተር ላይ ያሉትንም አንዳንድ ጊዜ ወደኋላ ሄጄ ታሪካቸውን የነበረውን ሁኔታ በዛ ሰዓት ስለነበረ አንዳንድ ጉዳይ ለመረዳት ወደ ፎቶዎች እሄዳለሁ። ሰዎችም ፎቶህን ላክልኝ በሚሉ ጊዜ ለሌሎች ማስታወሻ ይሆን ዘንድ እንደዚሁ ከዛ ነው ፎቶዎችን እያወጣው የምልክ

ኢሜል እጠቀማለሁ መልእክቶችን ለመላላክ ከአንዱ ወደ ሌላው ቦታ ለመላክ የድምጽ የምስል እና የቪዲዮ መልእክቶችን ወደ ሌሎች ለመላክ እንደዚሁም የፁሁፍ መልእክቶችን ለመላክ እጠቀምበታለሁ። ኢሜል መልእክት ለመላላክ የምንጠቀምበት ነው። ኢሜል ለመጠቀም ስልክ ወይም ደግሞ ኮምፒውተር ያስፈልጋል ኢንተርኔትም እንደዚሁ ኢንተርኔት ሳይኖር ኮምፒውተር እና ስልክ በሌለበት ኢሜል መጠቀም አይቻልም። ኢሜል የምንላቸው የተለያዩ አማራጮች አሉ ለምሳሌ ጎግል ያሁ አውትሉክ ማይክሮሶፍት እንደዚህ ሌሎችም ደግሞ የራሳቸው የተቋማት የራሳቸው የሆነ ኢሜል አድራሻ አላቸው። ስለዚህ በኢሜል ላኪና ተቀባይ ያስፈልጋል ከዛ የሚላከው መልእክት አለ። ምን ጊዜም ቢሆን ወደ ኢሜል ከገባው በኋላ የማደርገው ኢሜል የምልክለትን ሰው የኢሜል አድራሻውን አስገባለሁ። የኢሜል አድራሻውን ካስገባው በኋላ ስለምልከው መልእክት ጉዳይ በአጭሩ አብራራለሁ። ከዚያ ቀጥሎ በዋናው የመፃፊያ መስመር ላይ ስለ መልእክቱ ጥልቅ የሆነ ሀሳብ ወይም ደግሞ መግለጫ አስቀምጣለሁ። ከዚያ የሚያያዙ ፋይሎች ካሉ ደግሞ ፋይል ማያያዣው ላይ ሄድና ፋይል ማያያዣውን እነካለሁ። ከዚያ በመጨረሻም ሴንድ የሚለውን ስነካ የምልከው ነገር ወደዛኛው ሰው መላኩን የማረጋገጫ የመላኩን ማረጋገጫ ወደ እኔ ያሳየኛል። ስለዚህ መላኩን ካረጋገጥኩ እነዛኞቹ ሰዎች ላይ ወይም ኢሜሉን አድራሻ የተጠቀምኩት ሰው ላይ መልእክቱ ደርሷል ማለት ነው። ይህ መልእክት ከደረሰ እሱ ደግሞ ተመልክቶ ለዚያ ምላሽ የሚያስፈልገው ከሆነ ምላሽ ይፅፍልኛል። ምላሽ የማያስፈልገው ከሆነ መልእክቱን ይቀበላል ማለት ነው። ስለዚህ በዚህ መልኩ መልእክትን እዚህ ቦታ ሆኖን በጣም ሩቅ ላለ ቦታ በአጭር ጊዜ በፍጥነት መረጃዎችን የምንለዋወጥበት ስለሆነ በጣም አስፈላጊ የሆነ የመልእክት መለዋወጫ መንገድ ነው

ስልኬን የምሞላው እንደየሁኔታው ነው። ስልክ መሙላት ሲባል በሁለት አይነት መልኩ ሊተረጎም ይችላል። የመጀመሪያው የስልኩን ባትሪ ነው። ሁለተኛው ደግሞ የሲም ካርዱን የገንዘብ መጠን የሚያሳይ ነው። ስለዚህ ስልክን መሙላት የሚለውን ከቻርጅ ጋራ ካየነው ቻርጁን የማደርገው ወይም ባትሪዬን የምሞላው በየአንዳንድ ቀኑ ነው እኔ የምጠቀመው ስልክ ባትሪው የተሻለ አማራጭ ያለውና የተሻለ የመቆየት ችሎታ ስላለው ቀኑን ሙሉ ስትጠቀምበት ውዬ ማታ ላይ ወይም ሌሊት ላይ ቻርጅ አደርጋለሁ። ሌሊት ላይ የሞላሁትን ስልክ ቀኑን ሙሉ እጠቀምበታለሁ። ከገንዘብ አንፃር ከሆነ ደግሞ ስልክ የምሞላው ምን ጊዜም ቢሆን ስልካችን የሚሰራ ገንዘብ ሲሞላበት ስለሆነ ሲም ካርዱ ለኢንተርኔትም ለመልእክትም ለመላኪያም ስልክ ለመደወልም ስልካችን ወይም ሲም ካርዱ ገንዘብ መሟላት አለበት። ይህን ገንዘብ የምሞላው ደግሞ እንደየሁኔታው ነው። ምክንያቱም የምጠቀመው ስልክና የምጠቀመው መልእክት መለዋወጫ መንገዱ ብዙ አይነት ነው። አንዳንዴ ብዙ ልደውል እችላለሁ አንዳንዴ ትንንሽ ልደውል እችላለሁ። በአጠቃላይ ግን ገንዘቡ ባለቀበት ጊዜ ያንን ሲም ካርድ እሞላና ዳግም ደግሞ መልእክቶችን መለዋወጥ መደዋወል እጀምራለሁ።

ብዙ ጊዜ የማጠፋው መስመር ላይ ቪዲዮዎችን በመመልከት ነው። መስመር ላይ በጣም በርካታ የሆኑ ትምህርታዊ ቪዲዮዎች አሉ። እነዚህን ትምህርታዊ የሆኑ ቪዲዮዎችን በየጊዜው እመለከታለሁ። በየጊዜውም የራሴ ያለኝን ልምድ ችሎታና እውቀቴን አሳድግበታለሁ። መስመር ላይ ብዙ ጊዜ የሚያጠፉ ሰዎች አሉ። ግን ብዙ ጊዜያቸውን የሚያጠፉት ቪዲዮዎችን በመቀያየር ብቻ ነው። አላማና መልእክት የሌላቸው ምን አይነት ቪዲዮዎችን መመልከት እንዳለባቸው ሳያውቁ ዝም ብለው ብቻ ቀኑን ሙሉ ሲያሽከረክሩ የሚውሉ አሉ። ግን እያንዳንዱ ቪዲዮ እያንዳንዱ የምንመለከተው ነገር ሁሉ ትርጉም ያለውና ለእኛ አስተማሪ የሆነ ነገር መሆን ስለሚገባው አስተማሪ የሆኑ ቪዲዮዎችን ብቻ መርጦ መመልከት የተሻለ ነው። ቪዲዮዎችን ብቻ ተመልክቶ እንደ መዝናኛ በመጠቀም ጊዜን ዝም ብሎ ማቃጠልም አያስፈልግም። እኔ የማደርገው ምን ጊዜም ቢሆን አንድ የምፈልገው እውቀትና ዛሬ ላይ መረዳት የምፈልገው ያልገባኝ ነገር ካለ ይህን ያልገባኝንና ማወቅ የምፈልገውን ነገር ቀጥታ መስመር ላይ ያሉ ቪዲዮ የሚያሳዩ መተግበሪያዎች ላይ ሄጄ ጉዳዩን እጠይቀዋለሁ። ያንን ጉዳይ ስጠይቅ ከዛ ጋራ ተያይዘህ የሚመጡ በርካታ ቪዲዮዎች አሉ። ከእነዚህ በርካታ ከሆኑ ቪዲዮዎች መካከል እኔ የምፈልገውና ለእኔ በትክክል ይገልጥልኛል ብዬ የማስበውን ቪዲዮ ጠቅ አደርጋለሁ። ከዚያ በኋላ ያ ቪዲዮ መጫወት ይጀምራል። ያ ቪዲዮ ሲጫወት እኔ እንዳሰብኩትና እኔ የጠየኩትን ነገር እየመለሰልኝ ያለ ቪዲዮ ከሆነ እስከመጨረሻው ድረስ ማስታወሻ እየያዝኩ አየዋለሁ፤ እመለከተዋለሁ። ነገር ግን ያ ቪዲዮ እኔ ካሰብኩት በተቃራኒ የሆነ ሌላ መልእክት እያስተላለፈ ያለ ቪዲዮ ከሆነ አቋርጥና ሌላ ሁለተኛ ቪዲዮ እጀምራለሁ። ያም እንደዚያው ከሆነ ሶስተኛ እያደረኩ እኔ የምፈልገውን ቪዲዮ እስከማገኝ ድረስ በተከታታይ በርካታ ቪዲዮዎችን የምጎበኝበት ጊዜ ሊኖር ይችላል።

መጽሐፍት የህይወት መሪ መንገድ ጠቋሚዎች ናቸው እውቀትን ስንፈልግ እውቀት የምናገኝባቸው መዝናናት ስንፈልግ የሚያዝናኑን ጊዜ መውሰድ ስንፈልግና በእነሱ ከእነሱ ጋራ ማውራት ስንፈልግ እንደ ጓደኛ እንደ ልብ ወዳጅ የሚያወሩን የሚኮረኩሩን የሚያስቁን የሚያዝናኑን ናቸው። መጽሐፍት ለብዙ ነገሮች ሊጻፉ ይችላሉ የተለያየ አላማ ያላቸው መጽሐፍት ይኖራሉ። መጽሐፍት በቤተክርስቲያን ደረጃ መጽሐፍተ ርኩሳት የረከሱ መጽሐፍት የጥንቆላ መጽሐፍትን የመሳሰሉትን አሉ እንደነዚህ ያሉ መጽሐፍትን ቤተክርስቲያናችን እንድናነብ አትጋብዘንም። መጽሐፍተ ምኑ ናት የሚባሉ ደግሞ ምንም ትርጉም የሌላቸው ዝም ብለን ብናነባቸውም ባናነባቸውም በማንበባችን የምንጠቀመው ነገር የሌለም። በማንበባችን የምንጎዳው ነገር የሌለ የምንጠቀመውም ነገር የሌለ የማይጠቅሙ የማይጎዱ መጽሐፍት አሉ። ለምሳሌ በትምህርት ስንማር ስንማር የምናገኛቸው እውቀቶች አሉ እንደነዚህ ያሉ እውቀቶች መንግስተ ሰማያት ለመግባት ምንም አይነት ፋይዳና ጥቅም የሌላቸው ናቸው። ነገር ግን እነርሱም በመማራችን ደግሞ ከመንግስተ ሰማያት እንድንወጣ አያደርጉንምና። መጽሐፍተ ምኑ ናት ይባላሉ ሌላው መጽሐፍተ ቅዱሳት ቅዱሳት መጽሐፍት ናቸው። ቅዱሳት መጽሐፍት የሚባሉት ወደ መንግስተ ሰማያት ሊመሩ ሊያገቡ ሊያደርሱ የሚችሉ ቅዱሳን አባቶቻችን በመንፈስ ቅዱስ ተመርተው የጻፏቸው መጽሐፍት ማለት ናቸው። እኔም ከእነዚህ ከሶስቱ መጽሐፍት መካከል የማነበው ቅዱሳት መጽሐፍትን ነው። እነዚህ ቅዱሳት መጽሐፍት ህይወታችንን የሚወስኑ ገነት መንግስተ ሰማያት እንድንገባ የሚያግዙ የሚረዱ መንገዱን የሚያሳዩ ህያዋን የሆኑ ህይወትንም የሚያድሉ መጽሐፍት ናቸው። አባቶቻችን በመንፈስ ቅዱስ ተመርተው የጻፏቸው ስለሆኑ ከእነዚህ መካከል መጽሐፍ ቅዱስ አንደኛው ነው። ዋናውና ትልቁ መጽሐፍ እሱ ነው ከመጽሐፍ ቅዱስ ተቀድተው የሚወጡ ደግሞ ከመጽሐፍ ቅዱስ የተገኙ አዋልድ የሚባሉ መጽሐፍት አሉ። አዋልድ ማለት ልጆች ማለት ነው። የመጽሐፍ ቅዱስ ልጆች ከመጽሐፍ ቅዱስ የተገኙ ከመጽሐፍ ቅዱስ የተወለዱ። በመንፈስ ቅዱስ የተመሩ አባቶቻችን መጽሐፍ ቅዱስን አብነት መሰረት አድርገው የጻፏቸው ከመጽሐፍ ቅዱስ የማይወጡ መጽሐፍት ናቸው። እንደነዚህ ያሉ መጽሐፍት ህይወታችንን የሚቀይሩ ስለሆኑ እነሱን መመልከት ለኔ የተሻለ ሆኖ ስላገኘሁት ቅዱሳት መጽሐፍትን ብዙ ጊዜ አነባለሁ። የማነበውም ጠዋት እና ማታ አካባቢ ነው። ጠዋትና ማታ ማንበብ እችላለሁ። ከዚህ በተጨማሪ መጽሐፍትን በማላገኝበት ጊዜ ራሴ ስልኬ ላይም የተጫኑ በርካታ መጽሐፍት አሉ። በመተግበሪያ መልኩ የተጫኑ በፒዲኤፍ መልኩ የተጫኑ በርካታ መጽሐፍት ስላሉ። እነዛን መጽሐፍት ደግሞ እዚሁ ካለው ከስልኬም በቀላሉ የማነብበት ጊዜ አለ። ስለዚህ መጽሐፍት ለተግሳጽ የተጻፉ ለምክር ልብንም ለማቅናት የተጻፉ ናቸው። ብሎ ቅዱስ መጽሐፍ እንደተናገረው መጽሐፍትን ማንበብ ጥሩ ነገር ነው ማለት ነው። ስለዚህ ሁላችንም መጽሐፍት እንድናነብ እመክራለሁ።

በዓል ሲመጣ ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰበሰባል። አዳዲስ ልብሶችን እንገዛለን። ጽጌረዳና እንጀራ እናዘጋጃለን። ቤቱን እናጸዳለን። አበባዎችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኙአሉ። ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን። ሀገሬ ዘፈኖችን እንዘፍናለን። የቤተክርስቲያን ደወል ይሰማል። ሁሉም ሰው በረከት ይለዋወጣል። ይህ የበአል ጊዜ ነው። በዓላት ህይወትን ይሞላሉ።